ወደ ስራ ምን ልብስ ትለብሳለህ? ያው ብዙ ጊዜ የ እንትን ልብሶች ይለበሳሉ የስራ ልብሶች የሚባሉ ዩኒፎርም ካለ ዩኒፎርም ከዛ ውጪ ደግሞ ያው ከስራ ጋር የተያያዙ። ለምሳሌ የተለየ ልብስ ልበሱ በተባለበት ቀን ደግሞ የተለየ ልብስ ይለበሳል፤ ነገር ግን ሁሌ ያው ዩኒፎርም የስራ ዩኒፎርም ነው የሚለበሰው። እዛው ስንደርስ ምና ነገሮች ማለት ነው።

አስተያየት መቀበል ትወዳለህ? አስተያየት እኔ በጣም የምፈልገው ነገር ነውና አስተያየት መቀበል ደስ ይለኛል ለምሳሌ በሰራሁት ስራ ወይም ደግሞ ከሰራሁት ውጪም ቢሆን ይሄን ይሄን አልሰራህም ይሄን ይሄን ሰርተሃል ተብሎ አስተያየት ቢሰጠኝ እኔ ደስ ብሎኝ የምቀበለው ነገር ነው እና ብዙ ጊዜ እንደዚህ ሲባል ደስ ብሎኝ ወይም ደግሞ ለወደፊት ስራም ሆነ ለወደፊት በሚኖር የቢዝነስ ስራ አዋጭ ይሆናል ተብሎ ስለሚመከር እንደዛ አይነት ነገር ጥሩ ነው

የስራ ግምገማ ትደረጋለህ ወይ? ነው እና የስራ ግምገማ ማንም ሰው ይደረጋል ያው ስራ ሲሰራ እ መጥፎም ሊሆን ይችላል እእ ማበረታቻም ሊሆን ይችላል። የሚያበረታታ ወይም አስደሳች ሊሆን ይችላል እና ያው ሰው ብዙ ጊዜ ስራዎች እንደዛ ሲያከናውን እ ሚሰራውን ነገር በአዎንታዊም በአሉታዊም ይገመገማል ስለዚህ እኔም ተገምግሜ አቃለሁ። ይሄ ይሄ ቀጥል ይሄ ደግሞ ይስታከል በሚል ማለት ነው

ለሌሎች ማስተማር ትወዳለህ? አዎ በጣም የምወደው ሌሎችን ማስተማር መምከር ወይም ደግሞ እያንዳንዱን ነገር ማሳየት ማስረዳት እኔ በጣም ደስ ብሎኝ የምሰራው ስራ አይነት ነው። እና ሌሎችን ለማስተማር በጣም ፍቃደኛ ሆኜ ልሰራ እችላለሁ። ለምሳሌ እንደዚህ አይነት ነገር አጋጣሚ ባገኝ እድሉን ባገኝ ወድጄው ፈቅጄውም የምሰራው የስራ አይነት ሊሆን ይችላል ብዬ አስባለሁ።

የሙዚቃ መሳሪያ መጫወት ትችላለህ? የሙዚቃ መሳሪያ መጫወት አልችልም እኔ ምን ያደርጋል ይሄ ለምሳሌ በባህላዊ መንገድ የምንጫወተው የከበሮ ይሄ ዝም ብሎ ጭፈራ የምንጨፍርበት ከበሮ ይሄ ባህላዊ ከበሮ መምታት ምናምን ካልሆነ በቀር ሌሎች የምጫዋታቸው የሙዚቃ ምሳሌዎች የሉኝም

እሳት ማንደር ትችላለህ? አዎ እሳት ማንደር እችላለሁ ምክንያቱም እሳት አያይዤ ወጥ ሰርቼ አውቃለሁ በእንጨት ከዛ ውጪ ደግሞ የተለያዩ ክሰሎች ምናምን ማያያዝ እና ማንደድ እችላለሁኝ ይሄ ለኔ ቀላል ነገር ነው ብዙም የማይከብደኝ የስራ አይነት ነውና አዎ ያው እሳት ማንደድ እችላለሁኝ በሚለው እመልሳለሁ ማለት ነው

ባህላዊ ልብስ ትለብሳለህ? ባህላዊ ልብስ እለብሳለሁኝ ያው አብዛኛውን ጊዜ ባህላዊ ልብስ የሚለበሰው ግን በእንደዚህ አይነት በዓል በሆነ ቀናት ነው ለምሳሌ ጥምቀት ገና ፋሲካ የመሳሰሉት ቀናቶች ሲመጡ ባህላዊ ልብስ ይለበሳል ዘመን ዘመን መለወጫ ወይም ደግሞ አዲስ አመት የምንለው ነገር ሲመጡ በዓላትን ጠብቀን የምንለብሳቸው ልብሶች ብዙ ጊዜ ከዚህ ሀገር ባህላዊ ልብስ ናቸው ማለት ነው ስለዚህ ያው ባህላዊ ልብሶች የምለብሰው በነዛ ቀናት ነው